የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው ጥያቄ ትርፍ ጊዜ ብዙ ባይኖረኝም ባለኝ ትንሽ የትርፍ ጊዜ። ኳስ በማየት መጽሐፍ በማንበብ የተለያዩ የቤት ውስጥ ስራዎችን በመስራት እንዲሁም ወጣ ብዬ ወክ በማድረግ ስፖርት በመስራት እንዲህ ነው የማሳልፈው እንግዲህ ትርፍ ጊዜዬን ማለት ነው። ትርፍ ጊዜዬን አንዳንዴ ደግሞ የተለያዩ ስራዎችን እሰራለሁ። በስራዬ መምህር ሲሆን ተማሪዎችን የማስጠናት ስራ እሰራለሁ። እና ስለዚህ የትርፍ ጊዜዬን በዚህ ነው የማሳልፈው እልሃለሁ። ውድ ኤአይ ትርፍ ጊዜ የሚባል በእርግጥ የለም እዚህ አለም ላይ እያንዳንዱ ጊዜ ለሰው ልጅ ትልቅ ቫልዩ አለው ወይም ደግሞ ትልቅ ጥቅም አለው ማለት ነው። ስለዚህ ትርፏን ጊዜ እንደዚህ አድርጌ እጠቀማለሁ። በተረፈ ትርፍ ጊዜዎቼን እያንዳንዱን ወደፊት የተለያየ ስራን ለመስራት አቅጃለሁ ለምሳሌ የእራሴን ቢዝነስ መክፈት መማር ቤተሰብ ጋር ጊዜ ማሳለፍ የመሳሰሉትን አደርጋለሁ ማለት ነው።

ለምን ያህል ጊዜ በዚህ ስራ ሰርተሃል? በዚህ ስራ እንግዲህ ከልጅነት እስከ አሁን እስካለሁበት ድረስ እየሰራው ነው የምገኘው በስራው ለ አስራ አራት አመት ያህል ሰርቻለሁ። ይህም የሆነበት ምክንያት ሌላ ስራ ጠፍቶ ሳይሆን ስራውን እጅግ በጣም ስለምወደው ነው። ለምንድነው እንዲህ ብዬ ምነግርህ? እውነቴን ነው እንደዚህ አይነት ጥያቄ ስትጠየቅ ራሱ በጣም ያመኛል። ያመኛል ነው ምልህ። ለምን ብለህ ጠይቀኝ፤ ለምን ብትለኝ መልሴ ሊሆን የሚችለው፤ ስራው እኔ ካልሰራሁት ማን ያን ስራ ሊሰራው ይችላል? ማን አለው ስራውስ? እንግዲህ እኔ የምሰራው ስራ ትውልድ ማፍራት ሲሆን ትውልድ ደግሞ ሚያፈራው ከሌለ ትውልዱ ተቋረጠ ማለት ነው ሀገር ባዶ ቀረች ማለት ነው። ይህ ደግሞ በኔ በኔ መሳዮች፣ በሌሎችም ተደግፎ ካልቆየ እኛ ካልሰራነው ሀገር አለም ምን ልትሆን እንደምትችል መገመት ቀላል ነው። ስለዚህም በዚህ ስራ እንግዲህ ለአስራ አራት አመት ያህል ደክሜበታለሁ፤ ፍሬም አፍርቼበታለሁ። ይገርምሃል፤ ትውልድ አፍርቻለሁ፤ ያፈራሁትን ትውልድ ሳይ በጣም ደስታ ነው ሚሰማኝ። ሀገር እየገነባሁ እንዳለው ነው ሚሰማኝ፤ አለም እየገነባሁ እንዳለው ነው ሚሰማኝ፤ በዚህም በስራዬ ለአስራ አራት አመት ቆይቻለው እልሃለው የኔ ጌታ፤

ስንት? ትራስ ትጠቀማለህ ትገርመኛለህ አሁን እንደዚህ አይነት ጥያቄ በመጠየቃችሁ ማለት ነው። መቼም አንድ ሰው ከአንድ ትረስ በላይ አይጠቀምም። ስንት ትራስ ትጠቀማለህ የሚል ጥያቄ አግባብ ባይሆንም። አንድ ሰው ሊጠቀም የሚችለው የትራስ መጠን አንድ ነው። አንድ ሰው ስንት ትራስ አለህ እንደማለት ነው እንግዲህ አንድ ትራስ አንድ ስንት ትራስ ትጠቀማለህ ለሚለው ጥያቄ? በሌላ አገላለጽ ስንት ራስ አለህ ማለት ነው። አንድ ሰው እንግዲህ ስንት ራስ ነው ያለው። አንድ ነው ያለው ስለዚህ እኔ የምጠቀመው የትራስ መጠን ስንት ነው። አንድ ትራስ ነው ማለት ነው። የኔ ጌታ አንድ ትራስ ነው የምጠቀመው። ትራስ ደግሞ ስጠቀም ከፍ አድርጌ ነው የምትጠቀመው አንገቴ ስር ነው የማስገባው። ምክንያቱም ከፍ ብሎ አንዳንዴ ወይም ደግሞ ዝቅ ሲል አንገቴ መቀጨት ነገር ያጋጥማል ማለት ነው። ስለዚህ ትራሱን በአንገቴ መሃል ነው የማስቀምጠው። እንግዲህ ስለዚህም አንድ ትራስ እጠቀማለሁ አባባ

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማህ ምን ታደርጋለህ ለሚለው ጥያቄ የእኔ መልስ። መጀመሪያ ጸሎት አደርጋለሁ። ፈጣሪ ሆይ ይሄን ጭንቀት ከውስጤ አጥፈው ብን አርገህ ከአጠገቤ አርቀው ደስታን ሰላምን መረጋጋትን ወደ እኔ አምጣ ብዬ እጸልያለሁ። በመቀጠል ደግሞ እስቃለሁ። እጮሃለሁ አለቅሳለሁ። በዚህም ጭንቀት ከውስጤ ብን ብሎ ይጠፋል ይገርምሃል። ጭንቀት የተለያየ አይነ ጭንቀት ይኖራል። ለምሳሌ የስራ ጭንቀት ሊኖር ይችላል። የሰው መታመም ጭንቀት ሊኖር ይችላል። የሀገር ሰላም ማጣት ጭንቀት ሊመጣ ይችላል የተለያዩ ጭንቀቶች ይመጣሉ ማለት ነው። በዚህም እኔ ለምሳሌ የግል ጭንቀቴ ወይም ደግሞ በሆነ ነገር ቢደብረኝ በስራ ወይም ከሰዎች ጋር ተጋጭቼ ወይም ደግሞ የገንዘብ ማጣት ወይም የተለያየ ነገር ብዬ ቢሰማኝ። ቶሎ ምን አደርጋለሁ የመጀመሪያ ጸሎት ነው ማደርገው ማለት ነው

ማቅረቢያ ማድረግ ትችላለህ እንግዲህ ይሄ ቃል ከስር መሰረቱ ስናየው ማቅረቢያ ማድረግ ትችላለህ ሲል ማቅረቢያ የሚለው ቃል ለምሳሌ የምግብ ማቅረቢያ ሊሆን ይችላል። ወይም ደግሞ ገለፃ ብትል ደግሞ ገለፃ ማድረግ ትችላለህ ብለህ ብትጠይቀኝ ገለፃ ማድረግ እችላለሁ። ወይ ደግሞ ማቅረቢያ ስትለኝ የፕሮግራም መነሻ መጀመሪያ ካልክ በዚህም ማድረግ እችላለሁ።

ዳቦ ማብሰል ትችላለህ? ዳቦ እንግዲህ ዳቦ ማብሰል ሙያ የሚጠይቅ ነው። ዳቦ በተለያየ መንገድ ሊበስል ይችላል። ዳቦ በባህላዊ ጥንት እናቶቻችንን እንዳስተማሩን። በሸክላ ምጣድ ላይ ይደረግና ከስር እንጨት እሳት ከላይ በኩበት ይደረግና በሚገርም ሁኔታ ይበስላል። ያን ዳቦ እንግዲህ እኔ ከልጅነቴ የምወደው አይነት የአበሳሰል አይነት ነው። አሁን ግን ያን ለመከተል ዘመኑ ስለማይፈቅድ። በድስት በኦቨን በተለያዩ ዘመናዊ ማብሰያዎች ዳቦን ማብሰል እችላለሁ። መልሴ ይህ ነው የኔ ጌታ

በቡድን መስራት ትወዳለህ? በቡድን መስራት እንግዲህ በጣም በጋራ መስራት በጋራ መለወጥ በጋራ ሀገርም ማሳደግ። በጋራም ከድህነት መውጣት ስለሆነ በቡድን መስራትን በጣም ነው የምወደው። ምክንያቱም መውደድ ሳይሆን ያስገደኛል በቃ ሰው ለሀገሩ ለወገኑ የሚያስብ ከሆነ በቡድን ከሰው ጋር መስራት አለበት። በዚህም የተነሳ በቡድን መስራትን መውደድ ብቻ ሳይሆን አድናቂው ነኝ ይገርምሃል።

የስራ ልብስ ትለብሳለህ ግዴታዬ ነው። ለምን? አንደኛ ስራውን ለማክበር። ሁለተኛ ልብሴ እንዳይቆሽሽ የስራ ልብስ መልበስ። ግዴታዬ ነው ማለት እለብሳለሁ ማለት ነው። የስራ ልብሴን ስለብስ በራሴ መተማመን ይሰማኛል። ሳልለብስ ግን። ራቁቴን የሄድኩኝ ያህል ነው የሚሰማኝ ምክንያቱም ስራውን የወደድኩት ወይም ደግሞ ስራውን ያከበርኩት የምመስለው የስራ ልብሱን ስለብስ ነው። እና የስራ ልብሴን በአግባቡ እለብሳለሁ ማለት ነው

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን በጣም ነው ማከብረው ምክንያቱም እኔ ሳከብር ነው እና ምከበረው ከፍ ያለውን ከፍ ሳረግ ክብር ሲሰጠው ክብርን ሚሰጠኝን ስለዚህም ሽማግሌዎችን በጣም ነው ማከብራቸው። ከእነሱ ምክርን እቀበላለው። ሀሳብ ከእነሱ እወስዳለው ነገሮችን አማክራችዋለው ስለዚም አከብራችዋለው። ሰላምታን ጎንበስ በማለት እሰጣችዋለው። መንገድ እለቅላችዋለው። ወንበር ባስ ውስጥ እለቅላችዋለው። እንዲህም እያረኩ ክብር እሰጣችዋለው እነሱ የደረሱበት መድረስ ነው እና የኔም አላማ። እነሱ የደረሱበት እንዲያደርሰኝ ሽማግሌዎችን በትህትና አከብራችዋለው

እንደገና ጥቅም ላይ ማዋል ታደርጋለህ? እንደገና እቃዎችን ጥቅም ላይ ታውላለህ ለማለት ታስቦ ይመስለኛል። እንግዲህ ነገሮችን እቃዎችን የተለያዩ ነገሮችን ጥቅም ላይ አውላለው ምክንያቱም አንደኛ ብክነት እንዳይኖር ነው። ይሄ ሚደረገው እና እቃዎችን ጫማዎችን ልብሶችን የተለያዩ ቁሳቁሶችን የቤት ቁሳቁሶችን በሙሉ እንደገና እጠቀማቸዋለው ያ ማድረገው ምክንያቱ ለምንድነው? አንደኛ ገንዘብ ለመቆጠብ ሁለተኛ ደግሞ አካባቢ እንዳይቆሽሽ መልሰው ያን ጥቆም ላይ ሳይውል አካባቢው ይጸዳል። ሪሶርስ አይባክንም። ስለዚህም በደንብ ነው ምጠቀመው ደጋግሜ ማለት ነው እስኪያልቅ ድረስ።

በቤተሰቡ ምን? አይነት በዓላት ታከብራላችሁ በቤተሰባችን እንግዲህ አንደኛ ህዝባዊ በዓላትን እናከብራለን። እንደ ሀገር በዓላት ሲከበር እናከብራለን የራሳችን የቤተሰብ በዓላቶችን እናከብራለን ተጠራርተን ዘመድ አዝማድ ተጠራርተን በዓላት እናከብራለን ማለት ነው። ይህም ብዙ አይነት በዓላቶችን ነው ምናከብረው። ዋና ዋና የተባሉት እንግዲህ አንደኛ ገና እናከብራለን ሁለተኛ ጥምቀት እናከብራለን ሶስተኛ ፋሲካ እናከብራለን ማለት ነው። በክረምት ላይ ደግሞ አስራ ስድስቷ ጾም ፍልሰታን እናከብራለን። አይበቃም የኔ ጌታ

በድን ቋንቋ ታምናለህ? በድን ቋንቋ ማለት እንደሚመስለኝ እንግዲህ የምልክት ቋንቋ ማለት ይመስለኛል እንግዲህ በድን ቋንቋን አምናለሁ ምክንያቱም ሰዎች ቋንቋን ወይም ማውራት ልሳናቸው ክፍት ሲሆን ብቻ ይሄም ደግሞ ከእግዚአብሔር የሚሰጣቸው ጸጋ ነው እንግዲህ ማውራት የማይችሉትንም በምልክት የሚግባቡትን ሰዎች ለማናገር ግዴታ ያን ቋንቋ ማወቅ ስላለብኝ ይሄን ቋንቋ አምነዋለሁ።

ዶሮ አለህ ወዮ ወዮ ወዮ ዶሮ ነበረኝ ይገርምሃል። ዶሮ አረባ ነበር የዛሬን አያርገውና አሁን ያለሁበት ቦታ ዶሮ ማርባት አይደለም ለኔም ለመኖር በጣም አስቸጋሪ ቦታ ነው። ስለዚህ ዶሮ ነበረኝ አሁን ግን የለኝም አሁን የለኝም ይገርምሃል ግን እወዳለሁ። ዶሮ በጣም ነው የምወደው። አሁን የለኝም።

የሸክላ እቃዎችን ትጠቀማለህ? የሸክላ እቃዎችን በጣም ነው የምጠቀማቸው የነበረው አሁን ግን ካለሁበት ሁኔታ የሸክላ እቃን እየተጠቀምኩ አይደለም ነገር ግን ሽሮ በሸክላ ሲሰራ በጣም ደስ ይለኛል። ወጥ በሸክላ ሲሰራ በጣም ነው የሚጣፍጠው እና ሸክላን በጣም እወደዋለሁ። እጠቀመው ነበረ አሁን ግን በዚህ ሰዓት እየተጠቀምኩ አይደለሁም።

መዘመር ትወዳለህ እጅግ በጣም ልዘምርልህ? የፍቅር እናት የሰላም የሚለውን መዝሙር በጣም እወደዋለሁ ምክንያቱም መዝሙሩ ከልጅነቴ ጀምሮ የማውቀው መዝሙር ነውና በጣም ነው ደስ የሚለኝ ማለት ነው መዝሙር በጣም እወዳለሁ እዘምራለሁ ማለት ነው። አሁንም ለመዘምር ወደፊት አላማ አለኝ መዝሙርን በጣም ነው እምወደው

በምንጣፍ ላይ ትጠቀማለህ? በምንጣፍ በጣም ነው የምጠቀመው ለምሳሌ የት ስሄድ እጠቀማለሁ መሰለህ ጸበል ቦታ ስሄድ እጠቀማለሁ ስግደት ሲሆን እጠቀማለሁ። የሆነ ቦታ ላይ ሰርግ ሲኖር ሰርግ ቦታ ላይ። ድንኳን ውስጥ ስቀመጥ በድሮ በተለይ በልጅነቴ። ድንኳን ይደረጋል ለስርግና ለተለያዩ ፕሮግራሞች በዛን ሰዓት ምንጣፍ ይነጠፋል። እና እዛ ምንጣፍ ላይ መንከባለል መጫወት መቀመጥ እወዳለሁ። ይገርምሃል

ምን አይነት ጥቅማ ጥቅሞች አሉህ? ምንም አይነት ጥቅማ ጥቅሞች የሉኝም ይገርምሃል ጥቅማ ጥቅሞች ለጊዜው የሉኝም ለወደፊቱ ግን ቢኖሩኝ ደስ ይሉኛል ለምሳሌ ከስራዬ በተጨማሪ የምትጠቀመው ጥቅም ቢኖር አልጠላም። ምክንያቱም ያው ይሄ ኑሮዬን ይደጉሟል አንዳንድ ችግሮቼን ሊደፍን ስለሚችል ማለት ነው።

ፀሀይ ስትጠልቅ መመልከት ትወዳለህ? እጅግ በጣም እንደውም እንደው ጭራ ቢኖራት ብይዛት ሁላ ደስ ይለኛል ፀሀይ ስትገባ በጣም ነው የምወደው እመለከታታለሁ። ልክ ሰማዩ ቀይ ሲሆን ብርቱካናማ ሲመስል። ልክ እሷ ስትሄድ ሄድኩኝ ቸው ቸው ስትል እጅግ በጣም ትናፍቀኛለች ፀሀይ ስትጠልቅ።

ያስታርቃል እግዚአብሔር ጋር ያገናኛል። ጥሩ መንፈስ እንዲኖረው ያደርጋል። እግዚአብሔር የሚፈቅደውን ነገር። እንድታድናገር ያደርጋል። ወደ እግዚአብሔር አመለካከት ትሄዳለህ ሃይማኖትህን ትጠብቅበታለህ። ግብረ ገብነት ትማርበታለህ። ወደ ቤርክተክርስቲያንም እህት ታዘወትርበታለህ ከቤተክርስቲያን ከሄድክ በኋላ ደግሞ ከብዙ ከሰው ጋራ ትገናኛለህ። ከሰው ያገናኝሃል ብዙ ሰው ብሄረሰቦችን ሊያገናኝህ ይችላል።